የዝናብ ውሃ ትሰበስባለህ? አዎ የዝናብ ውሃ እሰበስባለሁ። በተለያዩ በተለይ ከዚህ ከአሸንዳ የሚወርዱ ውሃዎችን በደንብ የሚገባ አሰበስባለሁ። እነዚህ አሸንዳዎች እንግዲህ ብዙን ጊዜ ጊዜ የሚወስዱና ለመሰብሰብም ብዙ ነገር የሚጠይቁ ናቸው። ነገር ግን በምችለው አቅም ያንን የሚወርደውን ውሃ ሰብስቤ ለአገልግሎት አውላለሁ። ከዚህ ከዝናብ የሚሰበሰቡ ውሃ እንግዲህ ለመጠጥነት አይሆንም። ለተለያዩ ነገሮች አይሆንም። አንድና አንድ የሚሆነው ለምንድነው ብዙ ጊዜ ከመጠጥ ውሃ ውጪ ለማጠብ፣ የሆነን አይነት ንጽህና ለመጠበቅ ነው እና ከዛ ጋር ተያይዞ በደንብ ስራዎችን እሰራበታለሁ። ይሄን ይመስላል እንግዲህ ከዝናብ ውሃ ጋር ተያይዞ አዎ የዝናብ ውሃን ሰበስባለሁ አጣራለሁ። ግን ለመጠጥነት አላውልም እንዳልኩት። የልብስ እቃዎችን ለማጠብ፣ ራሱ ልብስን ለማጠብ አይነት እንደዛ አይነት ነገሮችን ነው የማውላው።